የልደት ቀኔ ቀርቧል ትንሽ አካባበር ማድረግ እፈልጋለሁ ጓደኞቼን ማን ልጋብዝ እያሰብኩ ነው ቦታ መምረጥም አለብኝ ምናልባት ቤት ውስጥ ይሻላል ኬክ ማዘዝ አለብኝ የቸኮል ኬክ ምርጥ ነው መጠጦችና ምግብ ማዘጋጀት ያስፈልጋል ሙዚቃ ዝርዝር ለማዘጋጀት አለብኝ ያስታዋልና ቀለማት መግዛት እችላለሁ ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ይለኛል እድሜ ክብር ማግኘት ያስፈልጋል። ይሄ የሚያወራው ስለ ልደት አከባበር ነው። ከአክብራ ጓደኞቿን ጠርታ ኬክ ቆርሳ በደስታ ማሳለፍ የምትፈልግ ሰው ናት። የኔ ጻፈችው ልደት አካባበር ማለት የልደት ቀንን ከጓደኞች ጋር በመገባበዝ ጌክ በመቁረስ ስጦታ በመስጠት በመቀበል የሚያልፍ ቀን ነው። ያንን የተወለዱበትን ቀን በማሰብ ማሳለፍ ነው። እና ልደት ማክበር ሁል ጊዜ አስፈላጊ ነው። ወይ የሚለው እንደየሰው ይለያያል። አንዳንዳችሁ እንደ መዝናኛ ይጠቀሙታል እንደ መዝናኛ ነው። ከጓደኞቻቸው ከቤተሰቦቻቸው ከጎረቤታቸው ጋር ከስራ ባለደረቦቻቸው ጋር እንደመዝናኛ ጊዜ ያሳልፋሉ መገናኛ ነው። ሌላዎቹ ደግሞ እንደ ባህልም የሚያሳልፉ አሉ። ባህላዊ አድርገው ልደትም ማክበር እንደ ባህል ወይም ደግሞ እንደ መፈንሳዊ ጉዳይ የሚቆጥሩትም አይጠፉም ማለት ነው። እና ብዙ ሰው አንዳንድ ቤተሰቦች ያከብራሉ አንዳንዱ ሰዎች ደግሞ አያከብሩም። ምናልባት የአንድ ሰው ዋጋ ወይ አንድ ቀን መከበር አይመዘንም ብለው ስለሚያምኑኝ ሊሆንም ይችላል አይታወቅም። እና ብዙ ሰዎች የማያከብሩ አሉ የሚያከብሩ አሉ። እና እንዲሁም በተለያዩ ቦታዎች እና በባህል ይለያያል። ለምሳሌ በኢትዮጵያ አሁን ሰዎች ቀለል አድርገው ነው ብዙ ጊዜ በቃ ሰዎች ተሰብስበው ኬክ ቆርሰው ምናምን የጠጡ ምናምን ያከብሩታል። ወይም ደግሞ አንዳንዶቹም ጭራሽ የማያከብሩም አሉ ለምሳሌ እኔ እኔ አላከብርም። ጭራሽ የተወለዱበትን ቀንም ማያከብሩ አሉ ማለት ነው። እና ለምሳሌ ደግሞ በአሜሪካ ብናይ በጣም ትልቅ ፓርቲ ተደርጎ በጣም ትልቅ ዝግጁ ተደርጎ ሰዎች ከያሉበት ተሰብስበው በአንድ ላይ በደማቅ ሁኔታ ያከብሩታል ልክ እንደ በዓል ማለት ነው። እና እንደየሰው እንደየባህሉ እንደየቦታው እንደየአስተሳሰቡ ይለያያል። እለት ጭራሽ የማያከብር አለ። በጣም ደግሞ ደግሶ በጣም ሰፊ ፕሮግራም አዘጋጅቶ ትልቅ ፓርቲ አዘጋጅቶ የሚያከብር አለ። ወይም ደግሞ በቀለል አድርጎ የሚያሳልፍ ያንን ቀን አስታውሶ የተወሰኑ ጓደኞቹ ጋር ወጣ ብሎ ወይም ደግሞ ክዊክ ቆርሶ ያንን ቀን አስበው የሚያሳልፉ ሰዎችም አሉ ማለት ነው። እና እኔ በበኩሌ በግሌ እኔ አላከብረውም። ያው አለማክበር ያው ምንድነው? የራሴ በሃይማኖቴ አላከብርም ብዬ አስባለሁ ሃይማኖቴ ይከለክላል ብዬም ያን ያህል ፍቃድ ይሰጠኛል ብዬም ስለማላስብ። ትኩረትና መቀበል አለመፈለግ ምናምን ሳይሆን ወይ ትልቅ ፓርቲ ድግስ አለመመቸት ሳይሆን። የሃይማኖታዊ ይዘቱን ይከለክላል ብዬ ስለማስብ ነው። እኔ ቢያስልህና ነው የምማምነው እና እስልምና ላይ ስለ ልደት አካባበር የሚገልጽ ነገር የለም። ስለዚህ ይቻላል ብዬ አላስብም። እና ወይ ደግሞ ልደት አንዳንድ ሰዎች ደግሞ ልደት ማክበር ምንም የማይጠቅም ነገር ነው የሚል አስተሳሰብ ያላቸው ሰዎችም አሉ። የነሱ ሀሳብ ምንም ጥቅም የለውም ጥቅሙ ካልታያቸው አይከብሩም ማለት ነው። ግን አንዳንድ ሰዎች በቃ ለጓደኞቹ ከጓደኞቹ ጋር ለመገናኘት ሲሉ ራሱ ያንን ፕሮግራም አዘጋጅተው እያከበሩ እየተበሉ እየሳቁ እየተደሰቱ ያሳልፉታል ማለት ነው። ሌላው ደግሞ ምንድነው? ፓርቲ እንኳን ባያዘጋጁ ያው ቀለል አድርገው ዝም ብለው ከይክ ቆርሰው ተገናኝተው የሆነ ነገር እየጠጡ እያወሩ እየተጫወቱ ያሳልፉታል ማለት ነው። አንዳንዴ ልደት ላይ ይሄን አመት ምን ተማርኩበት ምን አሳለፍኩበት የሚለውን ወይ መጽሐፍ ወይ በማስታወሻ መያዝ ያስፈልጋል ብዬ አስባለሁ። ሁለተኛ ደግሞ የሆነን መጥፎ ልምድ ማቋረጥ ወይም ደግሞ የሆነ አዲስ ቆንጆ ነገርን መጀመር ያስፈልጋል። ይሄንን ይሄን ነገር በዚህ አመት እሰራለሁ ወይ ደግሞ ይሄንን ይሄንን መጥፎ ነገር በዚህ አመት አቋርጣለሁ ብሎ እንደ አዲስ መጀመር ማለት ነው። ወይ ደግሞ ለራስ ስጦታ መስጠት መጽሐፍ ሊሆን ይችላል። የሆነ ቆንጆ ነገር ለራስ የሚደረግ ስጦታ በመስጠት ቀለል አድርጎ ማሳለፍ ይቻላል ማለት ነው። እና አንዳንድ ሰው በቃ በዚህ በዚህ ምክንያት አላከብርም የሚልም አለ ለምሳሌ እኔ በእስልምና ይቻላል አይቻልም የሚለውን ነገር ስለማላውቅ በደፈናው አላከብርም